በየትኛው ቀን ወደ ገበያ ትሄዳለህ? ለሚለው ጥያቄ እውነት ለመናገር ከሳምንታት ውስጥ ይሄ ነው የሚባል የገበያ ቀን አይኖረንም። በራንድ ጊዜ አስቤዛ እናደርጋለን ከባለቤቴ ጋር አንድ ላይ በመሆን። ደሞዝ ባወጣ በሳምንቱ መርካቶ ሄደን ገበያ እንወጣለን ምናልባት ቅዳሜ ቀን ሊሆን ይችላል በብዛት ቅዳሜ ቀን ሊሆን ይችላል ገበያ ብንወጣ። የወር አስቤዛዎችን አንድ ጊዜ ነው ጠቅለን የምንገዛው በመሃል ግን የሚያልቅበት አላቂ እቃዎች ካሉ። አንስተኛ የሆነ በጣም ያላቸውን አስቤዛዎች ጋር የምንገዛ ከሆነ ብዙ ጊዜ ሱቅ በማንኛውም ሰዓት ላይ ገብተን ገበያ ልንገዛ እንችላለን። እንጂ ከወር ውስጥ አስቤዛ ከምናደርግበትለት ውጪ ይሄ ለሚባል ቀር ወስነን ገበያ እንደዚህ ነው ብለን የምናደርገው ነገር አይኖረንም። ለዚህ በዋናነት በወር አንድ ጊዜ በብዛት ቅዳሜ ቀን ሊሆን ይሆናል የእረፍት ሰአታችንን ቅዳሜ ቀን አድርገን ማለት ነው። ከዛ ውጪ ግን እንዳልኩት ነው በየትኛውም ቀን ሰዓት ላይ ሊሆን ይችለናል። በየትኛውም ቀን ሊሆን ይችላል እና እንዳለቀ ገበያ ልንሄድበት ምንችልበት አጋጣሚዎች ይኖራሉ። ማለት ነው ከዛ ውጪ የተለየ ነገር አይኖርም

እሺ የምትወዱት ምግብ ምንድነው? እንግዲህ ምግብ ለሰውነታችን በጣም አስፈላጊ ነገሮች ናቸው ስታዘጋጅ ብዙ አይነት የምግብ ዝርዝሮች ይኖራሉ። ገንቢ ምግብ አለ በሽታ ተከላካይ ምግብ አለ። ቅባት ትምገባለህ ሀይልና ሙቀት ሰጪ ምግቦች አሉ። እነዚህ እነዚህ ሁሉ የተለያዩ የምግብ ይዘቶች የምንላቸው ናቸው። እና አካባቢያችን ላይ የተለያዩ የምግቦችን ልናዘጋጅ እንችላለን። በተለይ የስጋ መልክ ምግቦች ይዘወተራሉ በበዓላት እንደ በዓል ምግብና ከባህል ምግቦች ውስጥ አሁን ላይ ስጠብስ አሁን አሁን ጥብስ ደቀቅ ተደርጎ ተፈጭቶ የተለያዩ ቅመማ ቅመሞች የተጨመሩበት መረቅ ያለው ጥብስ ቢሆን እመርጣለሁ። ከዛ በመቀጠል ክትፎ ለብ ለብ ያለ ክትፎን እመርጣለሁኝ። ከዛ ጨጨብሳ በጣም ደስ ይለኛል ከርጎ ጋር። ስለዚህ እንደነዚህ አይነት የምግብ ወይም የምግብ ዘይቶች በጣም ከምወዳቸው የምግብ አይነቶች ውስጥ የምመድባቸው ናቸው። ከዛ ውጪ ግን እንደዚህ በእንጀራ ከሚበሉ ነገሮች ውስጥ ነው በዋናነት ያስቀመጥኩት። ድፎ ዳቦ በጣም የምወደው የዳቦ አይነት ነው። በባህላዊ መንገድ የሚዘጋጅ ኩበት ኮባ ቅጠል እንጨት ከላይና ከታች ከታች በቁመት ከላይ በእንጨት ከተቦካ በኋላ በገመድ ምጣድ ጥጥር የሚዘጋጅ የዳቦ አገጋር አይነት አለ። ይሄ ዳቦ ዱፎ ዳቦ እየተባለ ይጠራል። በዘወትር በኋላ ተጠብቆ የሚዘጋጅ የዳቦ አዘጋጃጀት አይነት ነው። ይሄንን ዳቦ በማር ይቅርታ በጣም ቆንጆ የሚባል ጣዕም ባለው የእርጎ የላም ወተት እርጎ ተዘጋጅቶ በዛ ቢበላ በጣም የሚወደድ አይነት የአመጋገብ ስታይል ነው። ወይም ዘዴ ነው። ጠቅለል ስናደርገው ሽሮ በቅቤ ክትፎ ለብለብ ኦላንዶ እርጥብ ስጋ በቅቤ ታሽቶ። ቀይ ስጋው ማለት ነው። ከዛ ላይት ጥብስ በጣም በጣም ከሁሉም አንደኛ ደረጃ ላይ ላስቀምጠው የምችለው የጋዝ ላይ ጥብስን ነው። መረቅ ያለው በቅመም በስናፍጭ በሚጥሚጣ የታሸ ጋዝላይት በጣም የምወደው አይነት የጥብስ አይነት ነው። እነዚህ እነዚህ በዋናነት በኔ የምግብ ዝርዝር ውስጥ ብዙ ጊዜ ላገኛቸው ከምፈልጋቸው የምግብ ጠረጴዛዬ ላይ ላገኛቸው ምግብ የምፈልጋቸው የምግብ ይዘቶች ናቸው ማለት ነው። አጠቃላይ በጣም ምግብ ያለምግብ ሰው ቆሞ መሄድ አይችልም ምክንያቱም ምግብ በጣም ለሰውነታችን አስፈላጊ ነው። ሰውነታችንን ይገነባል ያጠነክራል። ያሳድጋል ከበሽታ አምጪ ተህዋስያን ነው። ራሳችንን የምናጎልበትበት የምንከላከልበት መንገድ አለው። በሽታ ተከላካይ እየተባሉ ይጠራሉ። ምግብ ሳይንስ አጠራራቸው። ስለዚህ በዋናነት ቪጂቴብልና አትክልትና ፍራፍሬ ለሰውነታችንን አስፈላጊ ናቸው። ግን የሚያስፈልገው መጠን አነስተኛ ነው። ነገር ግን ሰውነታችን ከተለያዩ በሽታ ተህዋሲያን ራሱን የሚያጎለብትበትን ዘዴ የሚያጠናክሩ ናቸው። እነዚህ በሽታ ተከላካይ የሚባሉት ማለት ነው